አዎ በአካባቢዬ እንግዲህ አልፎ አልፎ አንዳንድ ድልድዮች አሉ እነሱም ድልድዮች ምንድነው የሚጠቁሙት የሆነው ጎርፍ ወይም ወንዝ ካለ እሱን ማሸጋገሪያ በመስራት አንዱ ነገር ከአንዱ ነገር ወይም መኪና ሊሆን ይችላል ወይ ሰው ሊሆን ይችላል ውሃ ሳይነካ እርጥበት ሳይነካው እንዲሻገር ለማስቻል ነው አለ መልሴ።

አዎ እኔ ሳህኖችን ማጠብ በጣም ነው የምወደው። ምክንያቱም የተለያዩ ቆሻሻዎች ምናምኖች ሳህኖች ላይ ሲያርፉ ሳናጥብ ቀጥታ የምንበላባቸው ከሆነ ምግቡም አይበላንም የሆነ ሽታ ያመጣል። እንዲሁም ጤናችን ላይ ጉዳት ስለሚኖረው እኔ ሳህኖችን ማጠብ በጣም ነው የምወደው። በዛ ምክንያት ማለት ነው።

እንግዲህ እኔ በምሰራበት ሰዓት የሚያጋጥሙት ተግዳሮቶች አንደኛው ምንድነው የሆነ ስራ እየሰራሁ የሆነ ገንዘብ ቢያስፈልገኝ እጄ ላይ ገንዘብ የለም እንደነገርኩሽ ይሄን ያህል ሀብታም አይደለሁም እና ያንን የመንቀሳቀሻ ገንዘብ ማጣቴ አንዱ ለኔ ተግዳሮት ነው። እና ሌላው ምንድነው ተግዳሮቱ ምንድነው ከእድሜ ጋር በተገናኘ ነገር ነው እና ለምሳሌ አሁን ብዙ ስራዎች የሆነ እድሜ ሊሚት ሊኖራቸው ይችላል፣ ገደብ ሊኖራቸው ይችላል እና እኔ ደግሞ እንደነገርኩሽ አስራ ዘጠኝ አመቴ ነው እና ያው ሰዎች እኔን ሲያዩ ምናልባት እንደ ህፃን ሊቆጥሩኝ ይችላሉ። ይሄ የኔ ተግዳሮት ነው

እሺ እንግዲህ ጥያቄው ምን ይላል ነገሮችን በስነ ስረአት ታስቀምጣለህ ወይ ይላል? አዎ እንግዲህ ብዙ ጊዜ ነገሮችን እኔ በስነ ስርዓት ነው የማስቀምጠው። ግን አሁን ነገሮችን በስነ ስርዓት ማስቀመጥ ሲባል እንግዲህ ቁሳቁሶቹን ብቻ ሳይሆን ሀሳቦችንና ጊዜያችንም ጭምር ነው። ለምሳሌ አሁን የምንጠቀምባቸው መረጃዎች ወይም ሰነዶች በትክክል መ መዝገብን የምናስቀምጥ ከሆነ ላይክ በሚፈልጉበት ጊዜ በቀላሉ ልናገኛቸው እንችላለን። ይሄ ደግሞ ጊዜያችንን ከመቆጠቡ በላይ አስፈላጊ ለሆኑ ውጥረት ወይም እንትን ግርግር እንዳንጋለጥ ያደርገናል። ለምሳሌ አሁን እናንተ ወይም እኔ የተለያዩ ሀሳቦች ሲመጡልኝ አንደኛው ከሁለተኛው ወይም ሁለተኛው ከሶስተኛው ከተምታታብኝ እነሱን ራሱ ለማደራጀት በጣም ብዙ ጊዜ ሊወስድብኝ ይችላል እና ሀሳቦችን ራሱ በተ በተደራጀ መልኩ ማስቀመጥ ራሱ አንድ ትልቅ ነገር ነው። እና አሁን ለምሳሌ እንደ ምሳሌ ዲያሪ ወይም የእለት ተእለት ውሎን እናንሳ ለምሳሌ አሁን የለት ተለት ውሎ ሲጻፍ እንዴት ነው? ከመጀመሪያው ፔጅ ተነስተን ከዛ ወይም ገጽ ተነስተን ወደ ቀጣይ እንሄዳለን አይደለ ግን አሁን ለምሳሌ የዛሬ አስር አመት የተፈጠረውን ዛሬ አድርገን የዛሬ የተፈጠረውን የዛሬ አምስት አመት ብናደርገው ትርምስምሱ ነው የሚወጣው። እና የህይወት ህይወታችንን ራሱ ቅደም ተከተል በስነ ስርዓት ካላደራጀነው ለመፈለግም ለመጻፍም በጣም አስቸጋሪ ነው። እንደዛ ከምናደርግ ባንጽፈው የተሻለ ነው ምክንያቱም ለማደራጀት ራሱ ሌላ ሌላ ስራ ይፈጥርብናል ማለት ነው። እና ግን አሁን ያንን እንደ ምሳሌ ያነሳነውን ይህን የህይወት የእለት ተለት የህይወት ውሏችንን የምንጽፍበትን ወረቀት ወይም ደብተር ግን በስነ ስርዓት ብንጽፍ ዛሬ የተፈጠረውን አንደኛ ፔጅ ላይ ነገ የሚፈጠረውን ሁለተኛ ሶስተኛ እያልን በቅደም ተከተል ብናስቀምጠው እሳ እሱ ደግሞ በጣም አሪፍ ይሆናል። ለማንበብም ያንን አንብቦ ተረድቶም የተለያዩ ታሪኮችን ለመጻፍም በጣም ቀላል ይሆናል። ግልጽነት ይኖረዋል ማለት ነው። ግን አሁን ዝም ብለን ብናስቀምጠው በጣም ያለፋናል ብዙ ችግር እንዲኖር ያደርገዋል። እና ሌላው ምንድነው? በተጨማሪም ዲጂታል በሆኑ በሆነው በዚህ ዘመን መረጃን በኮምፒውተር ወይም በስልካችን ውስጥ በፎልደር ከፋፍሎ ማስቀመጥም በጣም አስፈላጊ ነው። የሚቻል ነገር እና የይለፍ ቃሎቻችንን አስፈላጊ ኢሜሎቻችንን ፋይሎቻችንን በስነ ስርዓት ካልያዝን በቀላሉ ልናጣቸው እንችላለን። እና ስርአታማ መሆን ማለት ስነ ስርዓት ያለው ህይወት መኖር ማለት ነው። እና ይህም ለራሳችን ያለንን ግምት ከፍ ያደርገዋል ምክንያቱም በምናደርገው ነገር ሁሉ ላይ ሙሉ ቁጥጥር እንዳለን እንዲሰማ ያደርጋል። እና ቅድም እንደገለጽኩት ያሁን ያ ምንድነው? በወረቀት የሚደረግ ነው። አሁን ደግሞ የገለጽኩት ምንድነው? በዲጂታል ነገሮችን ለምሳሌ አሁን ሙዚቃዎች ሊሆን ይችላሉ ሰነዶች ሊሆኑ ይችላሉ እና ዝም ብለን ዝብርቅርቅርቅ አድርገን የምናስቀምጠው ከሆነ በጣም ለመፈለግ ያዳግታል። ግን አሁን ወይ በአልፋቤት በቅደም ተከተል በስም መሰረት ብናስቀምጣቸው ሳቅ ቀጥታ ለምሳሌ በእንግሊዘኛ አልፋቤት ከኤ እስከ ዜድ የምናስቀምጣቸው ከሆነ ሲቤት ከሆነ ቀጥታ ሲን እንፈልጋለን እንገባለን ሲ ኢ ከሆነ ሲ ኢ ከሆነ እሱን ማን ቀድሞ ይመጣል ማን ወደኋላ ይመጣል እያልን የምናስቀምጣቸው ከሆነ ራሱ በጣም ነው ለመፈለግም ለመጠቀም በጣም ስራ የሚያቀሉልን። እና ነገሮችን በስነ ስርዓት ማስቀመጥ የአንድ ቀን ስራ ብቻ አይደለም ለዘላቂ የሆነ ልምድ ሊሆን ይገባል። እና በየቀኑ ጥቂት ደቂቃዎችን ወስደን የነበረን ውሎ መገምገም እና ለነገ የሚሆን ነገሮችን ማዘጋጀት ትልቅ ለውጥ ያመጣል። ስርአታም ስርአታማነት የነጻነት መጀመሪያ ነው። ምክንያቱም በስነ ስርዓት ውስጥ ያለ ሰው ጊዜውን በብቃት መጠቀም ይችላልና። እና እነዚህን ነገሮች የምናደርግ ከሆነ በህይወታችን ውስጥ ህይወታችንን በጣም ቀለል ያላደርግልናን አንዳንድ ሰዎች ያሉ ጓደኞቼም የተለያዩ ሰዎች እና ፋይሎችን ዝም ብለው ስልካቸው ላይ ያስቀምጡና። ከዛ ላኩልኝ ወይም አሳዩኝ ስላቸው እንደ ገና ፍለጋ ይገባሉ ሰላሳ ደቂቃ አርባ ደቂቃ ፈልገው ፈልገው በግድ ያገኙታል። እና እኔ ጋር ግን የሆነ ፋይል ይጠይቁኛል እና እኔ ፋይሉን ሳስቀምጠው ምናልባትም በስም ሰይሜ ነው በቅደም ተከተል አድርጌ ነው። እና ቀጥታ በቃ ወይ በአልፋቤት ከሆነ ቀጥታ አልፋቤት ላይ ገብቼ እገባና አሳያቸዋለሁ ወዴው ወደው እልክላቸዋለሁ። እና ይሄ ከጊዜም አንፃር ከገንዘብም አንፃር ብዙ ነገር ስለሚቆጥብልን። አዎ ነገሮችን በስነ ስርዓት ማስቀመጥ እንደኔ እንደኔ በጣም እወዳለሁ አደርጋለሁም እና ለሌሎችም የምመክረው ተግባር ነው። ምክንያቱም ብዙ ጥቅም ስላለው ጉዳት ኦልሞስት የለውም ማለት ይቻላል። እና ሌሎችም ሰዎች ነገሮችን በሰነሰርአት ቢያስቀምጡ እላለሁ። ይሄ ነው እንግዲህ ለዚህ ጥያቄ መልሴ እንግዲህ ይሄሁላ ነው።

አሪፍ ጥያቄ ነው ጥያቄው ምን ይላል ማዕድን ትጠቀማለህ? ወይ ይላል እንግዲህ ያው አዎ እንግዲህ ከለት ከለት ኑሮየ ያው ማዕድኖችን እጠቀማለሁ። ማዕድን ሲባል። አሁን ለምሳሌ ካልሼም ሊሆን ይችላል። አሁን ካልሼየምን ከብዙ ምግቦች አገኘዋለሁ። እና ካልሽም ደግሞ ጥቅም ለአጥንት ጥንካሬ ይጠቅማል። እና ይሄንን ራሱ ከተለያዩ ምግቦች አገኘዋለሁ እጠቀመዋለሁ ሌላው ምንድነው? ብረት ሊሆን ይችላል። ብረት ጥቅሙ ምንድነው ለደማችን ጤንነት እና ለሌሎችም ይጠቅማል። እና ይሄንን አሁን ከእንጀራ አራሱ ላገኘው እንችላለን። እና ሌላውም ነው ፖታሲየም ሊሆን ይችላል ለልባችን ስራ እጅግ አስፈላጊ የሆነ ንጥረ ነገር ነው። ይሄ ማዕድን ነው። እና ሌላው እነዚህ ማዕድናት በየቀኑ ከምንመገባቸው ሙግቦች እና ካትክልቶች እናገኛለን እንደምታውቁት ማለት ነው። እና ማዕድናት ባይኖሩ ኖሮ ሰውነታችን ራሱ የመከላከል እና የማደጋገም አይኖረውም ነበር። እና ስለዚህ ማዕድናትን በምግብ መልኩ በየቀኑ እጠቀማለሁ። እንደዚህ እዚህ ምግብ እዚህ ምግብ አገኛለሁ ባላቸው ምክንያቱም ሁሌ የምበለው ምግብ ያው ምናልባት ተመሳሳይም ላይሆን ስለሚችል ማለት ነው። እና ሌላው ዋናው ነገር ምንድነው? ጨው ነው። ጨው እንግዲህ ሁሌ ይጠቀማሉ በምበላቸው እና ናቸው ደግሞ አንዱም አድኖና። ጨውን ራሱ እጠቀማለሁ ስለዚህ ለዚህ ጥያቄ መልስ የምንሆነው ይሆናል እጠቀማለሁ ይሆናል ማለት ነው

አሪፍ ጥያቄ ነው ከስራ ሰዓት በኋላ ትሰራለህ ወይ? ይላል ጥያቄው እንግዲህ እኔ እንደነገርኳችሁ የዩኒቨርሲቲ ተማሪ ነኝ እና ቋሚ ስራ የለኝም ስራዎችን የምፈጥራቸው በራሴ ነው ልክ አሁን ይሄን ስራ እየሰራሁ እንዳለው ሁሉ ስራዎችን በራሴ ነው የማደርጋቸው ምናልባትም ተማሪዎችን ሰርቶ ማስተማር ሊሆን ይችላል ሌሎች ሌሎች ስራዎች ሊሆን ይችላል እና ያው ስራዎች ሰዓት ገደብ የላቸውም ግን እኔ ያው እስከበቃኝና እስከሰለቸኝ ድረስ የመስራት ፍላጎት አለኝ እና ይሄን ጥያቄ አሁን መቶ ፐርሰንት መመለስ አልችልም ምክንያቱም የኔ ስራ በሰአት የተገደበ ስላልሆነ ማለት ነው እና እስከሚበቃኝ እስከሰለችኝ ድረስ ሰርቼ በሰአቴና በለፋሁበት ልክ ስለሚከፈለኝ ነው ይሄን ጥያቄ መመለስ አልችልም ያልኩት እና ግን አሁን ስራ ቢኖረኝ ኖሮ ብዬ ሳስብ አዎ ስራ ቢኖረኝ ኖሮ ከስራ በላይ ሰዓት ሌላ ሰአቶችን ጨምሬ የምሰራ ይመስለኛል ምክንያቱም ለስራ ያለኝ ፍቅር በጣም ከፍተኛ በመሆኑ የተነሳ ነው እና መልስ የሚሆነው ይሄ ነው